የምትወደው መጽሐፍ ምንድነው? ለምለው ጥያቄ የምወደው መጽሐፍ በኢትዮጵያ በአሁኑ ሰዓት የሚያስተዳድረው መንግስት የመደመር መንግስት ብሎ ያወጣው ወይም የመደመር ፍልስፍና የያዘውን መጽሐፍን በጣም ነው የምወደው። በዚህ መጽሐፍ ውስጥ እንግዲህ ብዙ ነገሮች አሉ ያውም ምንድነው ሰው ሁሉ እንግዲህ ኢትዮጵያ የብሄር ብሄረሰብ ሀገር በመሆኗ ጋር ተያይዞ ይሄ ብሄር ብሄረሰብ የራሱ የየራሱን ማንነት የራሱ ቋንቋ የራሱ ባህል የራሱ ነገር ያለው ነው። የራሱ ሃይማኖትም ጭምር ያለህ ከመሆኑ ጋር ተያይዞ ምን ማድረግ አለበት ሁሉ አንድ ላይ ተዳምሮ ተቻችሎ መኖር እንዳለበት የሚያውሳ መጽሐፍ ነው። ይህ መጽሐፍ ብዙ ጥቅም አለው ለሲራ ሰውን የሚያነሳሳ ለስራ ሰውን የሚያበረታታ መጽሐፍ ነው። ሲራ ሰው እንዳይንቅ ከዚህ በፊት ባሉ ጊዜያቶች እንግዲህ ሲራ ሰው ሲንቅ ለምሳሌ የሽመና ስራ የሚሰሩትን ሸማኔ ብሎ በመሳደብ የብረት መካኒክ ስራ የሚሰሩትን ቀጥቃጭ ብሎ ሲም በመሰየም ገበሬ ብሎ አርሶ አደሮችን በማንቋሸሽ በተለያየ መንገድ የነበረውን አመለካከት ሰው ቀይሮ ትክክለኛ አመለካከት ትክክለኛ ግንዛቤ ኖሮ ሰው ሲራ ኪብሩ እንደሆነ አውቆ እንዲኖር የሚያደርግ መጽሐፍ ነው። ይህ መጽሐፍ በሌላ አጋጣሚ ደግሞ ምንድነው እኛ ያላየነው ግን በእኛ ያለው ሀብታችን እና ሶርሳችን ሳይባከን መጠቀም እንደሚገባና እያለን ግን ባለማስተዋላችን ምክንያት እንደተራ ነገር ቆጥረን የነበረው በብዙ ዶላር ሊቀየር የሚችል ነገር መኖሩም የሚያሙፋና ምን ያህል ወንዞች ምን ያህል ሀይቆች እንዳሉና ምን ያህል ተራሮች ምን ያህል ሸንተረሮች እንዳሉ ይሄን ደግሞ መልማት እንደሚቻልና ከለማ ደግሞ ብዙ የቲሩስት ምሲብና የገቢ ምንጭ ሊሆኑ የሚችሉ መሆናቸውን የሚያስረዳ መጽሐፍ ከመሆኑ ጋር ተያይዞ በጣም አስደሳች መጽሐፍ ነው። እና በዚህ መጽሐፍ ውስጥ እንግዲህ ሌላ ምንድነው ያለው ድሮ የነበሩ መንግስታትን እና ያሁኑ የነበሩ መንግስታትንም ሁሉ የሚያነጻጽር አይነት መጽሐፍ ነው። ያሁን ምንድነው ድሮ ከዛ በፊት የነበሩ መጽሐፍ እንትኖች በአጠቃላይ የኢኮኖሚ አለካኪ የሆኑና በኢኮኖሚ ጋር የሚያ ሁሉም ነገር ኢኮኖሚ ጋር የሚያይዝ ነው እና ኢኮኖሚ ችግር ስላለብን ነው አይነት ነገር ግን የኢኮኖሚ ችግር ብቻ ችግራችንን አለመሆኑና ሌላ የተለያዩ ችግሮች መኖሩም የሚያሳው ልጅ ኢስታታ ሰው ልጅ ሲም ሰው ልጅ ኪብር እንደሚፈልግ አይነት ነገር የሚገልጽ ነው። ሌላ ደግሞ ምንድነው ከዚህ በፊት የነበሩ መንግስታት ችግራቸው ወይም ካልሆነ ችግሬውን ሳይፈቱ ለትውልድ ማስረከባቸውና እና አሁን እንደዚህ አይነት ተግባር እንዳይደገም የሚያስገነዝብ መጽሐፍ ጋር ተያይዞ ሚውድ አለ ነገር አለ። ለማለት ነው እና ብዙ መደመር መጽሐፍ ጠለቅ ብለን ካነበብነው ብዙ ትምህርት ሊናገኝበት እንችላለን ማለት ነው

ከስራ ባልደረባዎቼ ጋር ጥሩ ግንኙነት አለ። ከስራ ባልደረባዎቼ ጋር ጥሩ ጉንኙነት አለ ወይ? የምለውም አዎ። ከስራ ባልደረቦቼ ጋር ጥሩ ጉንኙነት አለኝ ያውም። በየ ኢዝ ሰንሰለት ያ ማለት በየእርከን በየስልጣን እርከናቸው በየሀላፊነት እርከናቸው ከሁሉም ሰዎች ጋር ተግባብቼ እሰራለሁ ማለት ነው። ከቅርብ አለቃ እስከ ዋና ስትራቴጂክ አመራር ከሚባሉት ጋር እንግዲህ ተናበን ትዕዛዛቸውን በስረነ ስርዓት በተገቢው መንገድ በመቀበል የማስተገበር ነገር አለ። ይሄ እንግዲህ ጥሩ ነገር ነው። እና ጥሩ ግንኙነት ሲኖር ጥሩ ነው። መጥፎ ግንኙነት መኖር መጥፎ ነው። ለምን? ጥሩ ግንኙነት ካለ ጥሩ ተግባብ ከሆንክ ስራውም አይበላሽብን የተደበቀ ነገርም አይኖርም። ደግሞ ተግባብተህ ትሰራለህ ማለት ነው። ያ ማለት መጀመሪያ አንተ ለሰው እየሰጠውን ነው ሰው ላንተ መልሶ ሊሰጥ የሚችለው ማለት ነው። እና አንተ ፍቅር ለሰው ከሰጠ ፍቅር ታገኛለህ ተመልሶ። አንተ ለሰው ክፋትን ካሰብክ ክፋትን እውነት ታገኝበታለሁ ማለት ነው። ስለዚህ ያ ሁሉ ምንድነው? የራሴ የእጄ ውጤት የስራ ውጤት ነው። እና በዚህ ዙሪያ ላይ ጥንቃቄ ማድረግ አለብን ማለት ነው። እና እኛ አሁን ለምሳሌ መጥፎ ነገር ለሰው አስቀምጥን መጥፎ አሻራ አሳርፈን ጥሩ ነገር መጠበቅ አይቻልም ማለት ነው። እና ይሄ ይሄን በህይወታችን መስተካከል ያለበት ነገር ነው ማለት ነው። ሌላ ነገር ደግሞ ምንድነው? አለቆቻችን አለቆቻችን ብቻ ሳይሆን ያሉ ባለሙያዎቹም ሊሆን ይችላሉ ስታፎችም ሊሆን ይችላሉ ባለጉዳዮችን መሆን ይችላሉ ሁሉንም በተቸለ አቅም አክብሮ ማለፍ መቻል አለብን ማለት ነው። እና እንደዛ ሲሆን ሰው ያካብራል ማለት ነው። ሰው ጥሩ ስም መልካም ስም ሰጥቶ ያልፋል ማለት ነው። ይሄ ማለት ለቀጣይ ስራ ግብአት ነው ማለት ነው። እና ከሰው ጋር በአጠቃላይ ከአለቃም ከሌላም ጋር በስነ ስርዓት መኖር የሚገባ ነገር ነው ማለት ነው። እና ሌላው ምንድነው? ደግሞ ሌላው ምንድነው? በአጠቃላይ ባለጉዳዮች የተለያዩ አይነት ሰዎች ይመጣሉ እና ሲመጡ የተለያዩ አይነት ባህሪይ አለን በተፈጥሮአችን ከዚህ ጋር ተያይዞ ለሁሉንም እንዳአመጣጣቸው ማስተናገድ አለብን ማለት ነው። መቸኮል ሳይገባን ወይም ደግሞ መዘግየትም ሳይገባ ሳይገባን በመጣው ሰው ጋር ሁሉ እንደመጣው አመጣጥ ሳይሆን በራሴ ወጥ በሆነ አሸኛኘት መሸኘት እንዳለብን ነው የሚያስረዳ ለማለት ነው። እና ጥሩ ጥያቄ ነው። ጥያቄውን በራሱ ራሳችንን እንድንፈትሽ ውስጣችንም እንድንፈትሽ የሚያደርግ ከመሆኑ ጋር ተያይዞ እንደዚህ አይነት ጥያቄ ሲጠየቅ አንዴም ያው ለሌላን ነገር አላማ ነው ሁለቱም ለትምህርት መሆኑ በጣም የሚያስመዘግን ነው።

የልደትህን እንዴት ታከብራለህ? የሚለውን እንግዲህ ልደት እንግዲህ በጣም ነው የማከብረው። ልደት ማክበር ከምንም በላይ ያስደርስታል ለምን ቢባል። ይቺን አለም እየተቀላቀልኩባት ቀነናችን እና የራሴ ቀን በመሆኑ። ሁል ጊዜ አስታውሳታለሁ በዚች ቀን ያው ፈጣሪን አመሰግናለሁ ስላፈጣጠረ። ሰውነቴን ሳይጎደል። እድሌ ሳይሰረቅ ሲል ተወለድኩ። በጣም ፈጣሪን የማመሰግንበት ነው። ሰው ሁሉ እንኳን ተወለድክ። ጥሩ ነገሮችን አሳልፌ ሰርቼ ያለፍኳቸው ሰዎች። ደግሞ በኔ መኖር የሚደሰቱ ሁሉ። እንኳን ተወለድልልን እንኳን ኖርክልን ብሎ ምስጋናቸውን ስለኔ ፈጣሪ የሚያቀርቡበት። ቀን ከመሆኑ ጋር ተያይዞ በጣም ያስደስታል። ሌላው ደግሞ ምንድነው? የልደት አከባበር እንዴት ነው የሚለው ጋር ተያይዞ። ልደት እንግዲህ ሲከበር ሁሉም እንደ ሀገሩ ባህል ነው የሚከበረው። ያው ማለት በኢትዮጵያ በሀገራችን ላይ ልደት ሲከበር እንዴት ነው? ምንድነው? ሻማ ይብ ይበራል። ደግሞ ፈንዲሻ ይፈነዳል። ኬክ ይደፋል። ጠላ ይጠመቃል ከተማ ይጎዘጎዛል። ጎረቤት ዘመድ አዝማድ ይጠራል። ስጦታ እንግዲህ ይሰጣጣል። በዚህ ሁኔታ ነው። እና እምናከብረው። እና በዚህ ሰዓት ምንድነው? ኬክ መቀባባት አለ። ደግሞ እድሜ ለምሳሌ ሃያ አምስት ከሆነ ሃያ አምስት የሚል ጽሁፍ ያለበት ከሻማው ምናምን ጋር ተያይዞ በጣም ያስደስታል ማለት ነው። እና ይሄ ቀን የተለየች ቀን ነች እና አመት አንዴ የምትመጣ ቀን በመሆኗ ታስደስታለች ማለት ነው። አዲስ ልብስ ገዝተህ ነገር እኔ ይሄንን ቀን እኔ የተወለድኩባት ቀን ብለህ ታከብራለህ ማለት ነው። እና በዚህ ቀን ደግሞ ብዙ ወዳጆች ስላንተ ላንተ ያለው ፍቅር የሚገልጹበት ነው። ያኔን ፍቅር የሚገልጹበትን የራሳቸው ስሜት ወይም የራሳቸው ትርጉም ያለውን የተለያየ ስጦታ የተለያየ እጅ መንሻ የሚያቀርቡበት ቀን። ከመሆኑ ጋር ተያይዞ በጣም በውስጥ ይላል ልዩ ስሜት ይፈጥራል። እና ይሄ ቀን ተወዳጅ ቀን ነው ማለት ነው። እና እና የተለያዩ ሙዙእቃዎች ይዘፈናሉ። ደግሞ ብዙ ጊዜ የተለያዩ ጭፈራዎቹም ሊጨፈሩ ይችላሉ። ይሄ ይሄ ሁሉ ያስደስታል። እና የደስታችን ቀን ነው በምለው ልንገልጸው እንችላለን የልደታችን ቀን ነው። እና በጣም ነው ደስ የምለው በጣም ነው የመስሪያ ቤት። የስራ ባልደረባዎች የአለቆች ዘመዶች አዝማዶች የሰጋ ዘመዶች ሁሉ ተሰብስቦ ያለውን በልቶ ጠጥቶ ስሄድ። ይረካል መንፈስ ያድሳል ማለት ነው።